አዎ "እንደገና ጥቅም ላይ ማዋል ታደርጋለህ?" የሚለውን ነገር አዎ የተጠቀምነውን ነገር እንደገና ጥቅም ላይ እንዲዋል ጥረት አደርጋለሁ። እነዚህ ጥናት አካሄድበታለሁና እንድንጠቀም አደርጋለሁ።

የስራ ምግባር ታከብራለህ የሚለውን? አ አዎ የስራ ምግባር ግዴታ ነው። ስለዛ የስራ ቦታ ጥበብ አይነት ለማግኘት። ስራው ላይ ታታሪ እንድትሆንና ታማኝነት እንድታፈራ። ተግባሪ ወሳኝነት ስላለው ተግባርን ታከብራለህ።

ላፕቶፕ አለ ለሚለው ጥያቄ ብዙ ጊዜ የቴክኖሎጂ ሰው እና የኦንላይን በጣም የሚጠቀም ሰው ስለሆንኩኝ ላፕቶፕ አለኝ። በጣም ላንቶፕ መጠቀም ደስ ይለኛል እኔም የምወደውም ለስራዬም ለጥናትም ለሁሉም ነገር እሱ።